በምን ትመገባለህ ለሚለው? እኔ የምመገበው አብዛኛውን ጊዜ በሳህን ነው ማለት ሳህን ትንንሽዬ ሳህኖች አሉ ለየብቻችን ነው የተዘጋጀልን በእነሱ ሳህኖች ተጠቅሜ እመገባለሁ። ግን አንዳንዴ ደግሞ አሁን ብዙ ዘመዶች ሲመጡ ወደ ቤታችን ለምሳሌ አሁን እህት ወንድሞቼ አግብተዋልና እነሱ ከተለያየ ቦታው ለምሳሌ አሁን እኛ ቤት ለስብሰባ ወይ በተለያየ ዝግጅት ምክንያት ወደ ቤታችን በሚመጡበት ሰዓት ያኔ አብረን የምንበላበት ጊዜ አለ። አሁን እህቶቼ ለምሳሌ እህቶች አሁን አምስት ናቸው ለእያንዳንዳችን ለየብቻ አይሰጠንም ምንድነው በአንድ ትሪ ይደረግና ከዛም በኋላ እንጀራ እየጨመርን ወጥ እየጨመርን አንድ ላይ ሆነን እንመገባለን። ነገር ግን አሁን እህቶቼ ወንድሞቼ ምናምን ከሌሉ ግን ለብቻዬ ነው የምበለው ለዛ በትንሽዬ ሳህን ትንሽዬ ክብ ሳህን የራሴ በሱ አድርጌ እመገባለሁ። እንጂ ሌላ በሌላ ነገር አልመገብም ነገር ግን አሁን ዩኒቨርሲቲ እያለሁ ግን የምመገበው የነበረው አንዳንዴ በፌስታልም እበላ ነበረ። ማለት በፌስታል እበላለሁ ስል አሁን እዛ ዩኒቨርሲቲ ውስጥ ሳህን ምናምን ስለሌለን ከጓደኞቼ ጋር ምግብ ስናዝ በፌስታል ነበር የሚመጣልን እና ያው ሳህኑን ምናምን ላለማቆሸሽ በሚልም ጭምር ቢኖረንም ማለት ነው። አሁን ለምሳሌ ከአንድ ዶርም ውስጥ አምስት ተማሪ ሊኖር ይችላል እና ከአምስት ተማሪያችን ቢያንስ አንዳችን የሆነ አይነት ሳህን ይኖረናል። ነገር ግን አሁን ያዘዝነውን ምግብ ገና በሳህን ገልብጠን ምናምን ከዛም በኋላ ሳህኑን አቆሽሸነው አንመገብም ምንድነው የምናደርገው? ቀጥታ ያዘዝነውን ምግብ በፌስታል ያዘዝነውን ምግብ ቀጥታ እናመጣለን ቀጥታ እዛው ፌስታሉ ላይ እንዳለ ሆኖ እንበላለን ማለት ነው። ከዛም በኋላ ፌስታሉ ያው ይቆሻል ይጨማለቃል እሱን እንጥለዋለን። እና የምንመገበው የነበረው ካምፓስ በአብዛኛው ጊዜ በፌስታል ነበር ያው ለጤና ምናምን ጥሩ ላይሆን ይችላል። ነገር ግን ሌላ አማራጭ ስለሌለን አጭሩ መንገድ ይሄ ስለነበረ በፌስታል እንመገባለን። ነገር ግን አሁን ከጤና አኳያ ቢባል ራሱ ማለት ነው እስካሁን ድረስ ያን ያህል የከፋ አይነት የጤና እክል አልገጠመንም። የገጠመን ምንድነው በቃ ኖርማል ነው። ዝም ብለን እንበላለን ከዛም በኋላ ፌስታሉን እንጥለዋለን እንደውም ቀላል ነበረ። ከእቃ ምናምን አናቆሽሽም ነበር ለዛ በፌስታል እዛ እንበላ ነበረ ነገር ግን እቤት ስሆን ግን በፌስታል መቼስ አይሆንም። ያው ጀስት በ እንትን በ ምንድነው? በሳህን አድርገን በሱ እንመገባለን በሳህን ነው የምንመገበው ቤት ውስጥ ሲሆን ማለት ነው ስለዚህ በሳህን ነው የምበላው እኔ በትንሽዬ ሳህን እመገባለሁ። ሌላ ከሁለቱ ሌላ የተለየ የአመጋገብ የምንመገብበት ነገር አለ ብዬ አላምንም። ነገር ግን ምናልባት አንዳንዴ የተለያዩ ጥብሳ ጥብሶች መንገድ ላይ ምናምን ለምሳሌ ብንገዛ ለምሳሌ አሁን ቺፕስ ምናምን ከመንገድ ላይ ልገዛ እችላለሁ። ያኔ እነሱ የሚሰጡኝ በምንድነው በወረቀት ነው ጠቅልለው የሚሰጡኝ ለዛ ያኔ ወረቀቱ ላይ ያለውን ቺፕስ በወረቀት የተጠቀለለውን ቺፕስ እያነሳው ልበላ እችላለሁ እና በዚህ ሰዓት በወረቀት በላው ማለት ነው። አይደል? ስለዚህ አሁን በወረቀት ስበላ ምክንያቴ ምንድነው? በቃ በዛ ፈጣን ምግቦች ስለሆኑ እዛች ጋር የተሰሩት እነሱ የሚሰጡኝ በወረቀት ስለሆነ ምንም አማራጭ ስለሌለኝ በሱ እበላለሁ። እንጂ አሁን እቤት ውስጥ ቢሆን ኖሮ እሱን ቺፕስ የሰራሁት እቤት ውስጥ ቢሆን ኖሮ እቤት ውስጥ በ ሳህን አድርጌ እመገብ ነበረ ነገር ግን ውጪ ሲሆን ግን ያው ለመያዝም ቀላል የሚሆነው በወረቀት ስለሆነ በወረቀት እመገባለሁ። ከዛ ውጪ ግን ከዚህ ውጪ አሁን አንዳንድ ምግቦች ለምሳሌ አሁን ጮርናቄ ወይም ደግሞ ቦምቦሊኖ እነዚህን ምናምን በምንገዛበት ሰዓት አንዳንዴ በእጄ ብቻ አሁን እንደዚህ ቆንጥረን የምንበላው ነገር የለም። በእጄ ብቻ አንስቼ ከዛም በኋላ ያለምንም ነገር ማለት ነው በቃ እጄ ላይ ብቻ እንዳለ እየነከስኩ እየነከስኩ እየበላሁኝ ልጨርሰው እችላለሁ። ስለዚህ በእጄ ብቻ ልበላ እችላለሁ ማለት ነው ያለምንም እንትን ሳልጠቀም ማለት ነው። ምንም አይነት ነገር ሳልጠቀም እና በብዙ አይነት ዌይ ልበላ

የቀን ሰዓት እኔ የምወደው ሰዓት ጠዋት ጠዋት ይመቸኛል። ነገር ግን አሁን ለምሳሌ አንዳንዴ ማታ በጣም አርፍጄ ከተኛሁኝ ጠዋት ጠዋት መነሳት ሊከብደኝ ይችላል እና ቶሎ ላልነሳ እችላለሁ። ነገር ግን ባልችል እንኳን እንደ ግዴታ ቆጥሬው ለመነሳት እሞክራለሁ። በጣም ለመነሳት እሞክራለሁ ምክንያቱም አሁን በለሊት በጠዋት ካልተነሳሁኝ ማለት ነው ወደ አራት ሰዓት ወደ አምስት ሰዓት የምነሳ ከሆነ በቃ ቀን ሙሉ ይበላሽብኛል ፕሮግራሜ እንዳለን ነው የሚበላሸው። እና ምንም ጥሩ የሆነ ስሜት አይሰማኝም ስለዚህ እኔ የጧት ሰው ነኝ ብዬ ነው የማስበው በጧት መነሳት ደስ ደስተኛል። እንትኑን ራሱ ብታየው ማለት ነው አየሩ ምናምን ቢታይ ራሱ የጧቱ አየር ከየትኛውም አየር ጋር አይገናኝም። አሁን ጠዋት ልክ ፀሀይ ስትወጣ ማየት የጠዋት ፀሀይ መሞቅ የወፎች ጫጫታ በጧት እና ሁላ አየሩ ሁላ የሆነ የሚያነቃቃ አይነት ስሜት አለው እና እንደኔ እንደኔ ጠዋት ላይ እወደዋለሁ ብዬ ነው የማስበው። ሌላ ታይም ሌላ ሰዓት ደግሞ የምወደው ሰዓት ስንት ሰዓት ነው? ወደ ከአሥራ አንድ ሰዓት በኋላ ልክ ፀሀይ የምትገባበት ሰዓት የለችም እዛ ሰዓት ላይ ፀሀዩም የተረጋጋ ነው። ያለው ሁኔታ በአጭሩ ደስ የሚል ድባብ አለው ለዛ እኔ ልክ ፀሀይ ስትጠልቅና ፀሀይ ስትወጣ ያሉት ጊዜያቶች ያስደስቱኛል። ምክንያቱም አንደኛ በጣም ሙቀት የለም ቅዝቃዜም ያን ያህል በጣም የለም በቃ ደስ የሚል አየር ነው ያለው እና በዛ ሰዓት ምንም ነገር ለማድረግ አሁን ለማጥናትም ቢሆን የሆነ ስራም ለመስራት ቢሆን ትኩረቴን ሰብሰብ አድርጌ እንድሰራ ስለሚረዳኝ እኔ እነዚህን ሁለቱን ሰአቶች በጣም ነው የምወዳቸው። ነገር ግን አሁን ከሰአት ላይ ብትሉኝ ከሰአት ላይ ምንም ነገር በቃ አይሰራልኝም ሁላ ማለት አሁን አንደኛ ሙቀቱ ራሱ አይቻልም አዎ ወደ ውጪ ትንሽ ልውጣ እንኳን ቢባል ሙቀቱ በጣም ከባድ ከመሆኑ የተነሳ ፀሀዩ በጣም ስለሚያቃጥል የፈለኩበት ቦታ ስሄድ በጣም የድካም ስሜት ይሰማኛል። እና እዛ ቦታው ላይ ከደረስኩ በኋላ ራሱ ስራውን ሳይሆን እረፍቴን ነው የማየው። እና የሆነ የድካም ስሜት ይሰማኛል በዛ ሰዓት ሌላ ደግሞ ሰዓቱ ራሱ የሆነ እንቅልፍ እንቅልፍ የሚልበት ሰዓት ነው ምንም አይነት ነገር ለመስራት የሆነ እንትን የለውም ሙድ የለውም። ስለዚህ የሆነ እንቅልፍ እንቅልፍ የሚል ስለ እንቅልፍ በብዛት እንትን የሚልበት ሰዓት ስለሆነ አይመቸኝም። ከሰአት ሌላ ደግሞ ከምሽቱ ስድስት ሰዓት በኋላ ራሱ ብትሉኝ ማለት ነው ማለት ልቆይ እችላለሁ እኮ አብዛኛውን ጊዜ አሁን እኔ እስከ ስምንት ሰዓትም ልቆይ እችላለሁ። የተለያየ ቱርክ ፊልሞችን ሳይ ምናምን የቱርክ ድራማዎችን ሳይ ሳላውቀው ሁላ ሊነገር ይችላል አላውቅም ግን ማለቴ የማታ ሰው አይደለሁም። ማለት አልችልም ነገር ግን ከምሽቱ ስድስት ሰዓት በኋላ እንቅልፍ መተኛ ሰዓት ነው በቃ ለኔ ማለት ነው። በተለይ በተለይ ደግሞ ከምሽቱ ስምንት ሰዓት በኋላ ያለው ሰዓት ትንሽ በቃ በአጠቃላይ ግን ከምሽቱ ስድስት ሰዓት በኋላ ብንለው ጥሩ ነው ከምሽቱ ስድስት ሰዓት በኋላ ማለት ነው። በጣም ሀይለኛ እንቅልፍ የሚመጣበት ታይም ነው ሰዓት ነው ለዛ ከዛ ሰዓት በኋላ እኔ እንቅልፌ በጣም ይመጣል እና በብዛት እሱን ሰዓት እንትን አልለውም ብዙም እንትን አይለኝም የመነቃቃት ስሜት አይሰማኝም። አይምሮዬም ይዝላል ሰውነቴም ይዝላል የሆኑ ነገሮችን ለማድረግ የማልችልበት ሰዓት ነው ለዛ እሱን ሰዓት እንትን እላለሁ ማለት አይመቸኝም እሱ ሰዓት ለዛ ብዙም አልወደውም። ነገር ግን ደግሞ አንዳንዴ ከዘጠኝ ሰዓት በኋላ ያለው ሰዓት ከምሽቱ ዘጠኝ ሰዓት ያለው ሰዓት ይመቸኛል። ማለት አሁን ቀደም ብዬ ከተኛሁኝ ለምሳሌ አሁን ማታ ሁለት ሰዓት ወይ ሶስት ሰዓት ላይ አንዳንዴ ከስራ ስመጣ ሊደክመኝ ይችላል ለዛ ማታ ሁለት ሰዓት ወይም ሶስት ሰዓት ላይ እተኛና ከምሽቱ ዘጠኝ ሰዓት እነሳለሁ ያኔ ያቺ ከምሽቱ ዘጠኝ ሰዓት ያን ያህል እንቅልፍ ስሜት አይሰማኝም ቢያንስ አንድ አራት ሰዓት ከተኛሁኝ ለኔ በቂ ነው። ለዛ ዘጠኝ ሰዓት ላይም ይመቸኛል አሪፍ ነው በቃ ጸጥ ያለ ሰዓት ነው። እና እሷ ሰዓት ትመቸኛለች ስለዚህ በአጠቃላይ ግን የሚመቸኝ ሰዓት ከጠዋት ጠዋት በሌሊት ጠዋት ከአሥራ አንድ ሰዓት ጀምሮ ያለችዋ ሰዓት እና ደግሞ ከምሽቱ እየመሸ እያለ ከአሥራ አንድ ሰዓት እስከ ማታ አንድ ሰዓት።

አብዛኛውን ጊዜ በዚህ ቀን ገበያ መሄድ እወዳለሁ ምልበት ሰዓት የለም። ነገር ግን እንዲሁ እንደ አጠቃላይ ካየነው ግን አሁን ከሰኞ እስከ ቅዳሜ ድረስ እንትን ነው የሚሆነው ስራን ስራ ላይ ነኝ የምሆነው ነገር ግን ቅዳሜ ቅዳሜ ከሰአት ስራ ስለማይኖር ምናልባት ቅዳሜ ከሰአት ላይ የተለያዩ ነገሮችን ልገዛ እችላለሁ። ነገር ግን ደግሞ አንዳንዴ ደግሞ ትርፍ ሰዓት ካገኘሁኝ ከሰኞ እስከ አርብ ባለው ጊዜ እንደውም ብገዛ በጣም ደስ ይለኛል። ምክንያቱም አንደኛ ሰው የሚጨናነቅበት ሰዓት አይደለም አሁን በጣም ሰው የሚጨናነቀው መቼ ነው ሁሉም ትርፍ ሰዓት የሚያገኘው ከቅዳሜ ከሰአት በኋላ ስለሆነ ሁሉም ሰው ከቅዳሜ ከሰአት በኋላ ነው ሄዶ የተለያዩ ነገሮች የሚገዛው። እሁድ ደግሞ ያው የእረፍት ጊዜ ስለሆነ ሱቆች እንዳለ ይዘጋሉ ወይ እኛ የምናውቀው ሱቅ ሄደን የምንገዛው ክፍት የሚያደርጉልን ሱቆች ከሌሉ በስተቀር እሁድ እሁድ ዝግ ነው የሚሆነው እንደውም እንደ አንድ አማራጭ ማለት ነው። እሁድ እሁድ ነጋዴዎች ልብስ ጫማ ምናምን የሚሸጡ ሰዎች መክፈት ነው ያለባቸው ምክንያቱም አንደኛ የመስሪያ ቤት ሰው ጊዜ የለውም በተለያየ ቀን ሊገዛ አይችልም። ከሰኞ እስከ ቅዳሜ ባለው ጊዜ ውስጥ በጣም ጊዜ የተጣበበ ስለሆነ በዛ ጊዜ ስለማይገዛ እሁድ እሁድን ክፍት ቢያደርጉላቸው ለልጆቻቸውም ለራሳቸውም የተለያዩ ነገሮችን መግዛት ቢፈልጉ እሁድ ላይ ሄደው መግዛት ይችላሉ። እኔም ቢሆን ማለት ነው እሁድን ብትጠይቁኝ እሁድ ሄጄ ልገዛ እችላለሁ አብዛኛውን ሰው በቃ ይሄኛው አማራጭ ስለሌለ ምንድነው እሁድን የሚያስበው ዘመድ ለመጠየቅ ወይ ሰርግ ለመሄድ ወይ የሆነ ነገር ለማድረግ ነው የሚያስበው? ማለት የሚያቅደው ይሄንን እሁድ ማለት ነው ግን እንደ ቢዝነስ ሰው ብናስብ ማለት ነው እሁድ እሁድ ነው እንደውም መከፈት የነበረበት ማለት ነው። ምክንያቱም አሁን ሰርግ ለምሳሌ ቢኖር ሁሉም ሰው ሰርግ ይሄዳል ማለት አይደለም አብዛኛው ሰው ቤቱ ነው ቁጭ የሚለው ነገር ግን እንደዚህ አይነት አማራጮች ቢኖሩ ግን እስቲ ጊዜ ስለሌለኝ ይቺን እሁድ ልጠቀምባትና ልግዛ ብሎ ሄዶ ሊገዛ ይችላል። እና ሁሉም ነጋዴ ግን ካልከፈተ ተ ለአንድ ነጋዴ ብለን ብቻ ከቤት የምንወጣበት ምክንያት አይኖርም ለዛ ሁሉም ነጋዴ ነው። በዚህ ነገር መስማማት ያለበት ነገር ግን አንዱ ብቻ ግን የሚፋለም ከሆነ የተወሰኑ ገበያዎች ሊኖሩት ይችላሉ የተወሰኑ ደንበኞቹ ሊመጡ ይችላሉ ግን ቀኑ ቀኑ ሙሉ በጣም አድካሚ ነው። የሚሆንበት ነገር ግን ከሰኞ እስከ ቅዳሜ ሙሉ የሚሰራው ከሆነ ግን ያ ነጋዴ ያው እሁድ እሁድ ግዴታ መዝጋት ይጠበቅበታል ምክንያቱም ማረፍ አለበት እሱም ሰው ነው። እና እሱን ያማከለ ከሆነ ያው እሁድ መዘጋቱ ግድ ነው ግን እሁድ ቢኖር እኔ ገበያውን ሄጄ ለመግዛት ይመቸኝ ነበር እሁድ እሁድ ቢሆን ማለት ነው። ነገር ግን ደግሞ ከእሁድ ውጪ ምን ደግሞ ካላችሁኝ ደግሞ ቅዳሜ ከሰአት ላይ ያው ስራ ስለማይኖር ያኔ ሄጄ ልገዛ እችላለሁ ወይም ይመቸኛል። ነገር ግን እንደ አጠቃላይ ግን ስራ ባይኖረኝ ምን ባይለኝ በቃ በማንኛውም ሰዓት የሚመቸኝ ቢሆን እኔ ቅዳሜና እሁድን ጭራሽ የማልመርጣቸው ቀኖች ናቸው። ምክንያቱም ሰው ወደ ውጭ የሚወጣበት ግርግር የሚበዛበት ሰዓት ነው እና እኔ ደግሞ ግርግር አይመቸኝም በቃ የሆነ ጸጥ ያለ ቦታ የለም ጸጥ ያለ አንዳንድ በቃ ሰዎችን የምታዩበት እና ደግሞ ጥራት ያላቸው እቃ የምታገኙበት ቦታ ሄጄ ብገዛ ደስ ይለኛል። ያው ሰው በጣም በበዛ ቁጥር ጭንቅንቁ ይበዛል መገፋፋት ይኖራል አሁን እኔ ለኢድ ለአረፋ አሁን አብዛኛውን ጊዜ እዚህ ኢትዮጵያዊ የሆነ ሰው ሁሉም የሚረዳኝ አይነት ስሜት ነው። ምንድነው አሁን እዚህ ለኢድ ለአረፋ ወይ ምናምን? ጊዜ ሁሉም ሰው አንድ ላይ ጫማ ልብስ ለመግዛት ይወጣል። እና ያኔ ድሮ ልጅ እያለሁ ማስታወሰው ምንድነው? ሄደን ስንገዛ በቃ ድካም ነው እንዞራለን እንዞራለን ሰው እዚህ ጋር መንዛ አለ። እያንዳንዳች እየተገፋፋን ምን እያልን ነው የምንገዛው? እና ያኔ በቃ ድካሙ ነው የሚታየው ሰውም ነጋዴውም በስርዓት አይደለም የሚያስተናግደው ይሄኔ ነን ምናምን እያለ ይሸጥልናል ሲቀጥል ደግሞ ብሩ ራሱ ቢታይ ማለት ነው። ይወደዳል ከሌላ ጊዜ አንፃር ስናየው በእጥፍ ነው የሚጨምሩት እና ዋጋም እንበላለን። ሁለተኛ ሲቀጥል ደግሞ እንትኑም ጥሩ አይደለም የምናገኘው ቀም ጥሩ አይደለም ምክንያቱም አንደኛ የተመረጠበት ቃል ልናገኝም እንችላለን ምክንያቱም ሁሉም ሰው እየገዛ ስለሆነ። ስለዚህ እኔ የምመርጠው በተረጋጋ ቀን ሰው ያልበዛበት ቀን እንደውም ከሰኞ እስከ አርብ እንዳልኳችሁ ቢሆን ይመቸኛል። እሮብ ቀን ማክሰኞ ቀን ያው ሰኞ ቀን የሳምንቱ መጀመሪያ ስለሆነ ብዙም አይመስጥም። ነገር ግን አሁን ማክሰኞ እሮብ ሀሙስ በቃ ደስ ይላል። ጁምአን አርብን ግን ከሆነ አይመችም ምክንያቱም የሰላት ጊዜ ምናምን ስለሆነ አይመችም።

ብዙ አይነት ዳቦ አለ። እኔ የምወደው ዳቦ ግን ድፎ ዳቦ ይመቸኛል። አሁን ድፎ ዳቦ ስል ደግሞ እንዴት ነው ብዙ አይነት አሰራር አለ። የድፉ ዳቦ አይነት አሰራር ማለት ነው። ነገር ግን እኔ የምወደው የስንዴው በጣም ይመቸኛል። እንዴት ነው የሚያደርጉት በእንትኑ ብናይ ማለት ነው፣ የስንዴ ብቻ ሳይሆን የኖርማሉም በእንትን ቢሆን በፍርኖ ዱቄት የተሰራም ቢሆን እሱም አልጠላውም ነገር ግን አሁን እኔ ዳቦ ቢሰራ በደንብ የምመርጠው የስንዴውን ነው። ነገር ግን የፍርኖ ዱቄቱንም እሱንም እወዳለሁ እና አሰራራቸው ደግሞ ይለያል። አሁን ለምሳሌ ኖርማል ሱቅ ቤት ሱቅ ሄደን ወይ ዳቦ ቤት ሄደን የምንገዛቸው ዳቦዎች ብዙም እንትን አይደሉም፣ ደስ አይሉም። አንደኛ ልክ ስትነኳቸው ወደ ውስጥ ፍርክስክስክስ የሚል ነው ሁለተኛ ደግሞ ምንድነው ከውስጡ ምንም ነገር የለውም ባዶ ነው ዝም ብሎ ብቻ በእርሾ ኩፍ ያለ እንትን ነው ዳቦ ነው እንጂ ውስጡ የሚያጠግብም አይደለም ምንም የሚልም አይደለም ለዛ እሱን ዳቦ ብዙም አልመርጠውም ነገር ግን የቤት ውስጥ የሚሰሩት ድፎ ዳቦዎችን ብናይ ግን እንዴት አይነት ዳቦዎች ናቸው ለምሳሌ አሁን አንድ ኪሎ ወይ ሁለት ኪሎ ዱቄት ልንገዛ እንችላለን ከዛም በኋላ ውስጡ እኛ እንደፈለግነው እንከታለን አሁን ኖርማል ዳቦ ቤት የሚሸጡት ምንም ነገር ያልተከተተበት በቃ ውሃ ጨው እና ደግሞ እርሾ ነው በቃ የሚከቱት ከዚህ ውጪ የተለየ ውስጡ የሚጠቅም ነገር የለውም ነገር ግን እቤት ስንሰራ ግን ለምሳሌ እንቁላል ልንጠቀም እንችላለን እርሾ ልንጠቀም እንችላለን ፓውደር ልንጠቀም እንችላለን ዱቄት ወተት በወተት ልናቦካው እንችላለን እና እነዚህ ነገሮች በውስጡ ሌላም ደግሞ ዘቢብ ልንከት እንችላለን ስለዚህ ብዙ ነገር ልንከት እንችላለን ዳቦ ስንሰራ ማለት ነው ለዛ የቤቱ ሞር የተሻለ ነው እና ደግሞ ስናወካው ደግሞ ማለት ነው እንደ እንደ ዳቦ ቤቱ ዳቦ ዝም ብሎ ኩፍ አይልም ውስጡ ባዶ አይደለም፣ ደረቅ አይደለም። ይሄኛው ምንድነው ለስላሳ ነው። ቤት ውስጥ ይምንበላው ማለት ነው እና ደግሞ ሲበላ ራሱ ትንሽዬ ከወሰድን ያጠግበናል ሁላ እና የቤቱን ዳቦ በጣም እወደዋለሁ እና ደግሞ ሲሰራ ደግሞ ፓትራ ውስጥ የሚገባውን ዳቦ ሳይሆን በውሃ የሚቀቀል ድፎ ዳቦ አለ አሁን በውሃ የሚቀቀለው እንዴት ነው ለምሳሌ ትልቅዬ ትልቅዬ ሳፋ ይዘጋጅና የብረት ሳፋ፣ እሱ ላይ ውሃ ይሞላል ከዛም በኋላ ውሃ ከሞላን በኋላ ውስጡ ላይ ትንሽ የጉልቻ ነገር እናስቀምጥና እሱ ጉልቻ ላይ የድፏ የድፏችን ወይም የዳቦአችን ሊጥ ያለበትን እንትን ይዘን እናስቀምጠዋለን ጉልቻችን ላይ ከዛም በኋላ ይሄንን ሳፋ እንከድነዋለን እና ከሰአት ከታች እሳት እናቀጣጥልበታለን ያኔ ውሃው ይፈላል ያኔ ውሃው በሚፈላበት ሰዓት በሱ እንፋሎት ዳቦአችን ምን ይላል ይበስላል ማለት ነው። ስለዚህ ምንም አይነት ቀጥታ የሆነ ሙቀት አይነካውም ነገር ግን ዝም ብሎ በእንፋሎቱ ብቻ ይበስላል እና በኋላ ላይ ልክ ሲወጣ ውስጡ በጣም ፍትትትት ያለ የተፍታታ ዳቦ ነው የሚሆነው ሁለተኛ አይጨማለቅም ሶስተኛ ደግሞ በጣም ደስ የሚል እንትን ያለው ጣዕም ያለው ዳቦ ይሆናል ማለት ነው እና ከፓትራ ውስጥ ከምንሰራው ዳቦ ደግሞ ይልቅ እኔ በውሃ የምንቀቅለው ወይም በውሃ እንፋሉት የሚሰራውን ዳቦ የበለጠ እወደዋለሁ። ከዚህ ውጪ ግን ካላችሁኝ ዳቦ የትኛውን ትወዳላችሁ ካላችሁኝ ደግሞ የዳቦ አይነት ከመረጥኩኝ፣ ፍርኖ ዱቄት አለ፣ ስንዴ አለ እና ደግሞ አንዳንዴ የገብስ ዳቦዎችም አሉ። አሁን ሱቅ ውስጥ የምገዛ ከሆነ የገብሱ ዳቦ ደስ ይለኛል። ምክንያቱም አንደኛ ስበላው ጣዕሙ ይለያል። ሌላ ደግሞ ለጤናማ አኳያ የገብስ ዳቦ ከፍርኖ ዱቄቱ የተሻለ ነው። አሁን ጨጓሮ ያለበት ሰው ምን ያለበት ሰው እሱን ዳቦ ቢወስድ በጣም የተሻለ ነው። ስለዚህ እኔ የገብሱን ዳቦ እመርጣለሁ። ዳቦ ቤት ሄጄ የምገዛ ከሆነ ማለት ነው። ሌላ ደግሞ ከእነዚህ ውጪ ካላችሁኝ ደግሞ ያው ቤት ውስጥ በተለያየ ዳቦን በተለያየ አይነት መንገድ ልናዘጋጀው እንችላለን። ለምሳሌ የተቆራጭ ዳቦም ብናየው፣ ተቆራጭ አሁን ስንሰራ በጣም የተለያየ ግብአት በመጠቀም ነው እና፣ ጣዕሙ ከእነዚህ በጣም የተለየ ነው። ይጣፍጣል ሲቀጥል ደግሞ ብንቆራርሰው ራሱ የሆነ ፍትትት ያለ ነው። ስለዚህ የሆነ ስንበላ ከምንም ጋር ስበላው በጣም ደስ ይለኛል ተቆራጭ እና እንደ አጠቃላይ ግን ድፎ ዳቦ እንደ አንድ ኢትዮጵያዊ ድፎ ዳቦ ደስ ይለኛል። ድፎ ዳቦ እበላለሁ፣ እወዳለሁ እንጂ የሱቁን ዳቦ በጭራሽ ባላየው በአይኔ ባላየው ራሱ

ዋይፋይ እጠቀማለሁ። ምንድነው አሁን ኢትዮጵያ ውስጥ ሲኖር ማለት ነው። የኢትዮ ቴሌኮም ዳታ። ብዙም አይደለም ብዙም ጥቅም የለውም። በጣም ሜጋባይቱ በጣም ትንሽ ነው። የኢትዮ ቴሌኮም ማለት ነው። እንዲሁም ደግሞ የሳፋሪ ኮም ደግሞ ብናይ ሁለት ካምፓኒዎች ናቸው ያሉት። ሚወዳደሩት ማለት ነው። ሳፋሪ ኮም እና ኢትዮ ቴሌኮም። የሳፋሪ ኮምም ብናየው ግን ከኢትዮ ቴሌኮም የተሻለ ነው። ምክንያቱም አሁን ኢትዮ ቴሌኮም ላይ ስናይ በጣም ብዙ ተጠቃሚዎች አሉት ሳፋሪ ኮም ላይ ግን ብዙም ስለሌለው ያው ተጠቃሚዎች አሉት ግን እንደ ኢትዮ ቴሌኮም አይደለም። ለዛ የኔትወርኩ ጉዳይ በጣም የተጨናነቀ አደለም። እና የሳፋሪኮም ይሻላል ኔትወርኩ ማለት ነው። ነገር ግን ደግሞ ከብር አኳያ ስናየው ደግሞ ብራቸው በጣም ውድ ነው። አሁን እኔ አንድ ዋይፋይ እቤቴ ውስጥ ባስገጥም በወር በትንሹ ስምንት መቶ ብር ልከፍል እችላለሁ። ነገር ግን የኢትዮ ቴሌኮም ወይም የሳፋሪኮምን ዳታ ወይም ጥቅል ከገዛሁኝ ማለት ነው። እሱ ወደ ሁለት ሺህ ምናምን ብር ነው። በሳፋሪም በኢትዮ ቴሌኮምም ማለት ነው። እና ይሄ ደግሞ ለኔ በጣም ውድ ነው። ይሄንን እንትን ማለት አልችልም መክፈል አልችልም ነገር ግን ስምንት መቶ ሊከፍል እችላለሁ ከደሞዜ ላይም ማለት ነው። ያኛውን መክፈል ቢችልም ነገር ግን በጣም ውድ ነው ለሌላ ነገር ያቀድኩት ነገር በሙሉ ጥቅል ላይ ላውለው ነው ማለት ነው። ስለዚህ ይሄኛው ደግሞ የማይሆን ነገር ስለሆነ ዋይፋይን ነው ምመርጠው እና አሁን እኔ ቤቴ ውስጥ ዋይፋይ አለኝ። እና ደግሞ ዋይፋዩ በሚገርም ሁኔታ በስምንት መቶ ብር ነው ግን በጣም ፈጣን ነው። ከኖርማል ጥቅል ከምንገዛው አኳያ ስናነጻጽር የዋይፋያችን በጣም ይፈጥናል። ሁላ ስምንት መቶ ብር ብቻ ነው የከፈልነው ግን የእሱ ዋይፋይ ይሻላል። እና ዋይፋይ አለኝ እጠቀማለሁ። ሌላው ደግሞ ያው በዚህ ጊዜ በዚህ በዚህ ጊዜ ዋይፋይ የማይጠቀም ሰው በጣም ተሸውዷል ብዬ ነው ማስበው ምክንያቱም የተለያዩ ስራዎች ሊኖሩ ይችላሉ ኦንላይን የሚሰሩ ስራዎች ሊኖሩ ይችላሉ እና ያኔ ኢንተርኔታችን በጣም ፈጣን መሆን አለበት። ፈጣን ካልሆነ ብዙ ነገር ላይ ወደኋላ ሊያስቀረን ይችላል። ለምሳሌ አሁን እኔ በኢትዮ ቴሌኮም እየተጠቀምኩኝ ፍጥነት ከሌለው በጣም ብዙ ነገር ሊያስናክለኝ ይችላል መሃል መሃል ላይ የተቆራረጠ ኔትወርኩ ሊያስቸግረኝ ይችላል። እና ከዚያ እኳያ ስናየው አንድ ሰው የራሱ የሆነ መኖሪያ ቤት ካለው ዋይፋይ ማስገጠም በጣም ግዴታና ግዴታ ነው መሸወድ የሌለብን ነገር ማለት ነው። አሁን እሱን ካላስገጠመ ማለት ነው ብዙ ስራዎች ሊያመልጡት ይችላሉ። ኔትወርኩም ደግሞ ኔትወርኩም ደግሞ እንትን ሲል እንትን ይላል ኔትወርኩም እንትን ሲል ደግሞ ሲቆራረጥ ደግሞ እንትን ሚልበት ሰዓት ይኖራል። ኔትወርኩን በምናቆራርጥበት ሰዓት ብዙ ነገር ሊያመልጠን ይችላል እኛም ደግሞ ፍላጎቱን ልናጣ እንችላለን ያንን ስራ የመስራት ፍላጎታችን ሊጠፋ ይችላል። ምክንያቱም በቃ ልክ አንድ አንድ ነገር ስንፈልግ እንትን በሚልበት ሰዓት ቆም ቆም እያለ ሚያስቸግረን ከሆነ ትዕግስታችንን ስለሚፈታተነው በቃ እንትን ልንል እንችላለን እና እንደ እኔ እንደ እኔ ዋይፋይ ግዴታ ነው ብዬ ነው የማስበው። አንድ የኦንላይን ስራ ለሚሰራ ሰው ዋይፋይ በጣም ግዴታ ነው። ሁለተኛ ነገር ደግሞ ለኛም ለራሳችን በቃ ዳታው ኢንተርኔቱ ሳይፈጥን ሲቀር ኢንተረስታችንን እንዳናጣ ፍላጎታችንን እንዳናጣ ግዴታ ዋይፋይ ያስፈልገናል። እና ደግሞ እኔም ደግሞ ዋይፋይ እጠቀማለሁ። እንደውም የሆነ ሰሞን ድሮ ዋይፋይ እኛ ቤት ሲገባ በወፍራም ገመድ ነበር የገባው። ከዛ አሁን ላይ ግን ያው ወፍራም ገመድ ፍጥነት የለውም በሚለው የተሻለ ሆኖ አሁን ደግሞ ቀጭንዬ የሆነች ገመድ ናት ለዋይፋይ ምንጠቀመው ማለት ነው። እና ደግሞ የራሷም ሩተር አላት። እሷም ደግሞ ፈጣን ናት። እና አሁን አሁን አሁን በጣም እየተስተካከለ ያለበት ሁኔታ ነው ያለው በኢትዮጵያ ደረጃ ማለት ነው የዋይፋይ እንትኑ ማለት አጠቃቀማችን በጣም እየተስተካከለ ነው። መንግስትም አሪፍ አድርጎ እየሰጠን ነው ያለው ማለት ነው። አሁን መንግስት ይህንን አይነት አገልግሎት ባይሰጠን ኖሮ እኛም ማናውቀውም ከአለም ጋር መገናኘትም አንችልም። ምክንያቱም አለማችንን የምናየው በምንድን ነው? በኢንተርኔት በተለያዩ ኢንተርኔቶች አማካኝነት ነው። እሱ ደግሞ ፈጣን እንዲሆንልን ዋይፋይ መጠቀም መቻል አለብን። በኢትዮጵያ ኔትወርክ ብቻ በኢትዮ ቴሌኮም

ማግኘት አልችልም ማለት ብለማመድ በጣም ደስ ይለኛል በጣም መለማመድ ከምፈልጋቸው ነገሮች ውስጥ አንደኛው መዋኘት ነው። እና ነገር ግን እስካሁን ድረስ እንዳለመታደል ሆኖ አልተሳካልኝም። ለምንድነው? አንደኛ በሰፈራችን ውስጥ መዋኛ ገንዳ ወይ ሌላ ነገር ለዚህ ነገር የሚጋብዝ ነገር የለም። ሁለተኛ ደግሞ ሴትም ስለሆንኩኝ እንደ ወንዶቹን በነጻነት መዋኘት አልችልም ያው ሲዋኝ በመዋኛ ልብስ ነው የሚኮነው። እና አብዛኛውን ጊዜ ደግሞ ለሴቶች የሚሆነው ደግሞ ብራና ማለት የመዋኛ ልብስ አለ። ብቻ ራሳችንን በደንብ እንድንጋለጥ ያደርጋልና መገላለጥ ስላለ እሱን ነገር ደግሞ ስለማልወደው እስካሁን ድረስ መልመድ አልቻልኩም። እና ብለምድ ግን ደስ ይለኛል በጣም እና ሌላው ደግሞ ያው የሴቶች አሁን አሁን በጣም እየበዛ ነው። የሴቶች መዋኛ እና ማሰልጠኛ ተቋሞች እየበዙ ነውና እኔ እዛ ሆኜ ብለማመድ ደስ ይለኛል። በጣም ግን ደግሞ ሌላው ጎኑም ደግሞ ሲታይ ደግሞ ከብር አኳያ እኔ አልችለውም ማለት በየወሩ ያን ያህል ክፍያ እየከፈልኩኝ መሰልጠን አልችልም። ስለዚህ እስካሁን ድረስ በተለያየ ምክንያት መዋኘት አልተለማመድኩም። እና ያው እንዳልኩት የመጀመሪያው ምክንያቴ አካባቢዬ ላይ ማንኛውም አይነት ነፃ የሆነ የመዋኛ ገንዳ የለም። በሁለተኛ ደረጃነት ደግሞ ቢኖር ራሱ ቢኖር ራሱ ወንዶች ናቸው በብዛት የሚዋኙት እና ሴቶች ደግሞ ከወንዶች ጋር ተቀላቅለው ሲዋኙ ያለው ሙድ ደስ አይልም። ሌላ ሶስተኛ ደግሞ ሌላ ቦታ እንኳን ሄጄ ልሰልጥን እንዳልል በብር ከብር አኳያ ብዙ ብር ያስፈልጋል። እና ደግሞ ያንን ብር የለኝም አሁን አሁን ላይ የለኝም። ስለዚህ ይሄንን እንትን ማከናወን አልቻልኩም ማለት ነው። እና በእነዚህ ምክንያቶች እስካሁን ድረስ ማግኘት አልቻልኩም። ግን በዋኝ ደስ ይለኛል ያን ያህል በጣም ፍላጎቱ ግን ያን ያህል በጣም በጣም በቃ ወይኔ በለመድኩኝ ምናምን የምለው አይነት ነገር አይደለም። ይሄን ማለቴ አሁን ለምሳሌ በጣም የምፈልጋቸው ነገሮች በህይወቴ በጣም አስፈላጊ ናቸው ብዬ የማስባቸው ነገሮች በጣም ብዙ ሞልተዋል። ነገር ግን አሁን ይሄንን ዋና ብትሉኝ እኔ ዋና ያን ያህል በጣም አስፈላጊ ነው ብዬ የማስበው ነገር አይደለም። ብፈልገው ኖሮ በጣም ብፈልገው ኖሮ ኦንላይን ላይ በጣም ብዙ ኮርሶች አሉ። እነሱን እየወሰድኩኝ መሰልጠን እችል ነበረ እናት ቴክኒኮቹ ከገቡኝ አንዳንድ የማደርጋቸው ነገሮች እነሱን ነገሮች አጥንቼ ከዛም በኋላ ያን ዶር ያን ዶር ስልጠና ደግሞ በአካል ሄጄ ከፍዬ ብሰለጥን በአንዴ መልመድ የምችለው ነገር ነው ብዬ አስባለሁ። ነገር ግን እንደዚህ በጣም ከውስጤ ሆኜ አስቤው አላውቅም። ነገር ግን የሆነ ነገሩ ደስ ይላል ግን ያው ዋና መሰልጠን በጣም ደስ ይላል የሆነ ነገሩ። እንደ ትርፍ ሰዓት መዝናኛ አድርገን ከቆጠርነው እንደውም አሁን አሁን አሁን እንደውም ይሄን ጥያቄ ከጠየቃችሁኝ በኋላ እውነትም የና ለምን አልለማመድም የሚል ሀሳብ መጥቶብኛል እና መለማመዱ በጣም አሪፍ ነው። ነገር ግን እኔ እስካሁን ድረስ መዋኘት አልችልም። እስቲ እንደ አንድ እቅድ ይዘዋለሁ ለወደፊት ብሩም አቅሙም ሲኖረኝ ራሴንም ለማዝናናት እንዲሁም ደግሞ ከጤናማ አኳያ በጣም ብዙ ጥቅም አለው። አንደኛ አይምሮአችን እንዲዝናና ያደርጋል በሁለተኛ ደረጃነት ደግሞ በጣም ወፍራም ሰዎች ካሉ ውፍረት ራሱ ለመቀነስ ዋና ላይ እንትን ቢሉ በጣም አሪፍ ነው። ዋና ላይ ቢዋኙ ማለት ነው። እና እኔ ግን አሁን ላይ ካየህ ካየሁት እኔ በአካልም በጣም ቀጭን ነኝ እንደዚህ ወፍራም መባል አይነት ሰው አይደለሁም። ቀጭን ነኝ ነገር ግን ከጤና አኳያ ግዴታ ወፍራም ብቻ ነው በሽተኛ ማለት አይደለም። ቀጭንም ሆነን በጣም የውስጥ የተለያዩ ችግሮች ሊገጥሙን ይችላሉ። እና ብቻ ሰውነታችንን አይምሮአችንን በጣም ለማዝናናት ዋና አሪፍ ነው ብዬ አስባለሁ። ከተለያዩ ጭንቀቶች ራሱ ራስን ለማላቀቅ ተብሎ ሊዋኝ ይችላል። ስለዚህ እንደ አንድ በትርፍ ሰዓት እንደምሰራቸው ነገሮች እንደ መዝናኛ ቆጥሬ ለመለማመድ እሞክራለሁ። ነገር ግን አሁን ላይ መዋኘት ትችያለሽ ለሚለው ጥያቄ? እኔ ማግኘት አልችልም። ነገር ግን ለምን ለማመድ እሞክራለሁ። እና ደግሞ ቀረብ ያሉ ቦታዎችንም እፈልጋለሁ ያው ራቅ ካለ አይመችም ለመሄድም ይሰለች

ቅጽል ስም አለኝ ማለት እንዴት ነው አሁን የኔ ስም ሙኒራ ነው። አንዳንድ ሰዎች አንዳንድ ሰዎች ሙኑ ይሉኛል አንዳንድ ሰዎች ደግሞ ሙኒ አንዳንድ ሰው ደግሞ ሙኑ እና ደግሞ ከስሜ ጋር የማይገናኝ ነገርም የሚሉኝ ሰዎች አሉ ለምሳሌ አሁን ሞሪና ብለው የሚጠሩኝም አሉ። እንዲሁም ደግሞ በቃ የማይገናኙ አይነት ነገሮች የሉም። እንደዛ የሚጠሩኝ አሉ ነገር ግን ሌላ ቅጽል ስም አሁን ከስሜ ውጪ ሌላ ከተባለ ሌላ የለኝም ቅጽል ስም በመሰረቱ ትርጓሜው ምንድነው? አንድ ሰው የራሱ ስም ይኖረዋል ነገር ግን ሌላ ደግሞ ተመሳሳይ ቤት ውስጥ ለምሳሌ አባት ወይም እናት ደስ ስለሚላቸው የሆነ ቅጽል ስም ሊያወጡልኝ ይችላሉ ለምሳሌ እኔን በአበባ ሊተኩኝ ይችላሉ አበባ ሊሉኝ ይችላሉ። ስሜ ሙኒራ ሆኖ ነገር ግን አበባ ብለው ሊጠሩኝ ይችላሉ ወይ ደግሞ አንድ የቤቱ አንድ ልጅ ከሆንኩኝ ማረፊያዬም ብለው ሊጠሩኝ ይችላሉ። እና ሰው እንደፈለገ ማለትም አሁን ለምሳሌ ካለበት ሁኔታ አንፃር ያ ሰው ይገባዋል ይመጥነዋል ወይም ደግሞ ያንን ነገር እንትን ማለት ማሳየት ይችላል ብለው የሚያስቡትን ነገር ይወክላሉ። ለምሳሌ አሁን እኔ ለምሳሌ አሁን እኔ አሁን በቤት ውስጥ በጣም ጀግና ከሆንኩኝ ወይ ጎበዝ ከሆንኩኝ ወይ ደግሞ ለቤተሰቡ ታታሪ ሆኜ የማግዛቸው ከሆነ እናቴ ምን ልትለኝ ትችላለች ብርታቴ ብላ ልትለኝ ትችላለች። እና እንደዚህ አይነት ነገሮች ቅጸል ስሞች ልንላቸው እንችላለን። ወይ ደግሞ ለምሳሌ አሁን ባልና ሚስት ቢጋቡ ባልየው ለሚስትየው የሚያወጣላት ስም ይኖራል። ለምሳሌ አሁን ለምሳሌ እሷ ምን ሊላት ይችላል ፍቅሬ ሊላት ይችላል ያው የፍቅር አጋሩ ስለሆነች ማለት ነው። እንዲሁም ደግሞ ከፈለገ ህይወቴ ግማሽ አካሌ እንደዚህ እያለ ሊጠራት ይችላል። እና ብዙ አይነት አሰያይም ሊኖር ይችላል። ስለዚህ በብዙ መልክ ልናየው እንችላለን ቅጽል ስምን ማለት ነው። ስንተረጉመው ነገር ግን እኔ እንደ እንደኔ እንደኔ ያለኝ የቅጽል ስም ምንድነው? ከስሜ ጋር የተያያዘ ነው ስሜ ሙኒራ ነው። ለዛ ከስሜ ጋር የተያያዘ ቅጽል ስም ነው የሚሰጡኝ ማለት ነው። እሱ ምንድነው? ይሄንን ስም አሳጥሮ በመጥራት ቅጽል ስም ይሰጡኛል ለምሳሌ አሁን ሙኒራ የነበረው ሙን ሙኑ ሙኒ እና እነዚህን ሶስቱ አሁን በተለይ በብዛት ናቸው። አንዳንዴም ደግሞ ሙና የሚሉኝ ልጆችም አሉ እና እንደተመቸው ነው ሁሉም ሰው የሚጠራኝ ማለት ነው። እና ለሁሉንም ደግሞ እኔ እረዳቸዋለሁ እና ደግሞ ወዲያውኑ አቤት እላቸዋለሁ በዛ ሲጠሩኝ ነገር ግን ከስሜ ውጪ ከሆነ ግን ቅጽል ስሙ ከስሜ ውጪ ሌላ አይነት ቅጽል ስም የለኝም። ማለት አሁን አባቴ ማለት ነው ሁለት ሁለት ስም ይሰጣቸዋል ለወንድምና ለእህቶቼ የኔ እኔ የለኝም። ነገር ግን ለሌሎች ይሰጣቸዋል ለምሳሌ አሁን ታላቅ እህቴ ነኢማ ነው ስማ ነኢማ ከሆነ በሌላ ስም ይጠራታል መኪያ ይላታል ይሄ አሁን ከስሟ ሙሉ ለሙሉ የተለየ ቅጽል ስም ነው። የሰጣት እና ደግሞ ሌሎች እህቶቼም ሌሎች ወንድሞቼም እንደዛው ይሰጣቸዋል አሁን ድሮ ልክ ሲወለዱ እሱ ያሰበላቸው ስም ይኖራል። የቅጽል ስም አሰጣጡ ሁኔታ ማለት ነው። እሱ መጀመሪያ ድሮ አስቦላቸው ነበረ ኖርማል ስም ማለት ነው። ሊያወጣላቸው እና ሌላ ሰው መጥቶ አይ ስማቸው መሆን ያለበት ይሄ ነው ብለው ሲነግሩት እሱ ደግሞ በቃ በዛ ስም ይቀጥላል እሱ ለራሱ የቤት ስም አድርጎ በዛ ነው የሚጠራቸው። ነገር ግን ሰው ደግሞ የሰየማቸውን ደግሞ ያው የእሱ አባት እናት ምናምን ያወጡላቸውን ስም ደግሞ በዋና በመጠሪያ ስም የመታወቂያ ስማቸው ይሆናል ማለት ነው። ነገር ግን ቤት ቤት በሱ ነው የሚጠራቸው ሌላም ደግሞ እንደዚህ የወንድሞቼን ልጆች የእህቶቼን ልጆች በሙሉ የሚጠራቸው ራሱ ባወጣላቸው ስም ነው። እና ይሄንን እንደ ቅጽል ስም ልንወስደው እንችላለን። አሁን የአባቴ የልጅ ልጆች ማለት ነው ያ ማለት የኔ የወንድሜ ልጆች እንዳለ አባቴ ያወጣላቸው ስም ይኖራል። እና እና ደግሞ እናት አባታቸው ማለትም ወንድምና ወንድሞቼና እህቶቼ ለልጆቻቸው ያወጡላቸው ስም ይኖራል። እና አባቴ ሁሉንም የልጅ ልጁን የሚጠራው በራሱ ባወጣው ስም ነው። ያ ማለት እነሱ ሳይፈልጉት ቀርተው ሳይሆን ይሄንን ስም ነገር ግን አንዳንዴ የሆነ የድሮ ፋሽን ስሞች ከሆኑ ወይ ደግሞ እንዲህ የሚያስቁ ምናምን ከሆኑ ለመታወቂያ ስም አይሆኑም ለዛ በሚለው ነው። እንጂ ዞሮ ዞሮ ልጆቹም ይወዱታል አባቴም ይወደዋል

ጥያቄው ሚለው የስራ ግምገማ ተደርጎልሃል ለማለት ነው። እና የስራ ግምገማ እኔ አሁን በራሴ በፊልዴ በጣም ብዙ አይነት ስራዎችን ሰርቼ አውቃለሁ። ለምሳሌ አሁን አንዳ የመጀመሪያው ስራዬ የነበረው የዩኒቨርሲቲ ተማሪ እያለሁኝ ኮሮና ሰዓት ላይ ዝም ብዬ ካፌ ውስጥ ተቀጥሬ እሰራ ነበረ። እና ያኔ ደሞዙ ሁለት ሺህ ምናምን ነበረ ነገር ግን እንዴት ነው ብዙ ሰዎች እየመጡ እንትን ይሉኝ ነበረ። ማለት የኔን እንትን ይወስዱ ነበረ። አሁን ለምሳሌ እንዴት ነው አሰራሯ ማለት እንዲህ በወር ወይ በአመት ምናምን ሳይሆን የምገመገመው የነበረው የኔ የኔ ቦታ የምሰራበት ቦታ በጣም ትንሽ ስለነበረ ወይም ደግሞ የኔ የስራ ድርሻ ትንሽ ስለነበረ በየቀኑም ደግሞ የተመጣ ነበረ ቼክ የሚደረገው እና ያኔ እየመጡ ሁሉ እንዴት ነው የምትሰራው የሚለውን በደንብ ቼክ ያደርጉኛል። ያኔ የመጀመሪያ የስራዬ ግምገማ ነው ብዬ አስባለሁ። በሁለተኛ ደረጃ ደግሞ ስሰራ የነበረው በኮንስትራክሽን ላይ ነበረ ግንባታ ላይ ማለት ነው እዛ ላይ በምሰራበት ሰዓት አሁን የኔ አለቃ ሴት ነበረች እና ቀን ላይ በማንኛውም በማላስበው ሰዓት ትመጣና ቼክ ታደርገኛለች። አሁንም በስርዓት እየሰራሁ ነው አይደለም የሚለውን እንዲሁም ደግሞ የሆነ የስራ የስራ ስራ ትሰጠኝ እና ያን ስራ በሰአቱ አጠናቅቄያለሁ አላጠናቀቅኩም ጥራቱ ምን ያህል ነው የሚለውን ትገመግመኛለች እና በዚህ ሰዓት ለኔ እሄኛው የስራ ግምገማ ነው ብዬ አስባለሁ። ምክንያቱም እኔ አንደኛ በማላስብበት ሰዓት ነው መታ ምሰጠኝን ስራ ሁለተኛ ደግሞ ጥራቱን ታያለች እንዲሁም በሰአቱ መጨረሴን ታስተውላለች እና ደግሞ በሰአት መግባቴን መውጣቴን ስራው በስርዓት እየተሰራ እንደሆነና እንዳልሆነ በደንብ ታጣራለች ስለዚህ አሁን በዚህ ሰዓት እኔ ምለው ስራዬን ገምግማኛለች ብዬ ነው የማስበው። ሌላው በሶስተኛ ደረጃነት የሰራሁት ስራ ደግሞ እንደ ቲቸር ሆኜ ሰርቼ አቃለሁ እና እንደ ቲቸር ሆኜ ስሰራ አሁን ለምሳሌ አይሲቲ መምህር ብሆን ማለት ነው ወይም ደግሞ አሁን አይሲቲ መምህር ነኝ። እና ልክ አይሲቲ በማስተምርበት ሰዓት ድንገት በማላስብበት ሰዓት ይመጣሉ ገምጋሚዎች ማለት ነው ይመጡና እኔ ክፍል ከጀርባ ቁጭ ይላሉ ከዛም በኋላ ከተማሪዎች ጋር ያለኝን ግንኙነት አሳታፊ የሆኑ ጥያቄዎችን እጠይቃለሁ ወይስ አልጠይቅም? እያንዳንዱ ተማሪ በንቃት ይሳተፋል ወይስ አይሳተፍም? እኔ ደግሞ የማስረዳቸው ነገር ይገባቸዋል ወይስ አይገባቸውም? የሚለውን እያንዳንዱን ነገር ነጥብ እየያዙ ይገመግሙኛል እና በእንደዛው ሁኔታ ተገምግሜ አቃለሁ። እና አሁንም እየተገመገምኩኝ ነው እና ይሄን ሁሉ ለኔ እንደ የስራ ግምገማ ነው ብዬ ነው የማስበው። እና ተገምግሜ አቃለሁ ስራ ማለት ነው ስራ ላይ እንዲሁም ደግሞ እኔ ራሴ አሁን አንዳንድ ነገሮችን ገምግሚ ብባል እኔ ራሴ አሁን መገምገም የምችልበት ደረጃ ላይ ደርሻለሁ ብዬ ነው ማስበው። እ እና

ጥፍሬን መቁረጥ እቆርጣለሁ ጥፍሬን ግን ስቆርጥ ደግሞ አንዳንዴ በሳምንትም ሊሆን ይችላል በወርም ሊሆን ይችላል። አላውቅም ጊዜው በምን ያህል ጊዜ እንደሚሆን አላውቅም? ግን ብቻ ጥፍሬን እቆርጣለሁ። ሌላ ደግሞ የምቆርጥበት የተለያየ አይነት ዘዴዎች አሉ። ለምሳሌ አሁን በጥፍር መቁረጫ ልቆርጥ እችላለሁ። ምን ነገር ግን በሌላ ነገሮች ግን መቁረጥ አይመከርም። ባይቆረጥ ጥሩ ነው። ነገር ግን እኔ የምቆርጠው በጥፍር መቁረጫ በ በሌላ ደግሞ አንዳንዴ በጥርሴም ልቆርጥ እችላለሁ። ግን በጥርስም እሱም አይመከርም። ግን በቃ አሪፍ ሆኖ እንዲያድግልኝ እኔ በጥፍር መቁረጫ በብዛት እጠቀማለሁ። እና ደግሞ ጥፍሬ ሲያድግ ደግሞ አይመቸኝም።

ማታ ከስራ በኋላም በጣም ብዙ ነገር ነው የምሰራው ለምሳሌ ያህል ማለት ነው። ልክ ቤት እንደገባሁኝ መጀመሪያ አርፋለሁ ማለትም የተለያዩ ከስራ መልስ ከመጣ በኋላ ስለሚደክመኝ ራሴን እንዲሁም ደግሞ ስለምቆሽሽ ራሴን በደንብ አጸዳዳለሁ ከዛም በኋላ ከታጠብኩ ምን ካልኩ በኋላ እንትን ለማለት እሞክራለሁ። ሻወር ምናምን እወስዳለሁ ከዛም በኋላ ንጹህ ከሆንኩኝ በኋላ ለትንሽ ጊዜ ለማረፍ ያህል እተኛለሁ። ከተኛሁ በኋላ ደግሞ ተነስቼ የቀን እቅድ አለኝ እነሱን እቅዶች ተራ በተራ እከውናለሁ። ለምሳሌ ያህል እኔ ሶፍትዌር የሶፍትዌር ማበልጸግ ስራ እሰራለሁና ለሱ የተለያዩ ትምህርቶችን በተለያዩ ድህረ ገጾች ላይ እያየሁኝ ራሴን አስተምራለሁ። ሌላ ደግሞ እሱን ይሄንን ፊልድ ይሄንን የስራ መስክ በጣም ስለምወደው ራሴን ብቁ ለማድረግ በደንብ አድርጌ እንትን እላለሁ ከዛም ሌላ ደግሞ ምን እሰራለሁ። ለምሳሌ ያህል ሌላ የተመርቅኩት ዲፓርትመንት ኤሌክትሪካል ኢንጂነሪንግ ነው እና በሱ በኢንጂነሪንጉ። አንደኛ ስራ እፈልጋለሁ ሌላ ሁለተኛ ደግሞ እንትን አለ የተለያዩ እንትኖች አሉ አሁን ካድ ላይ ስልጠናዎች አሉ እነሱን ስልጠናዎችም እወስዳለሁ። ሌላ ከዚህም ውጪ ደግሞ የኬክ ዲዛይነር ነኝ ኬክ እሰራለሁ በትርፍ ሰዓቴ ለዛ ስለ ኬክ የተያዙ ነገሮች ኬክ እና የኬክ ስራ ውስጥ የተያዙ ነገሮችን ቲክቶክ ላይም እንዲሁም ሌላ የማህበራዊ ገጾች ላይ የሚለቀቁ ነገሮችን አያለሁ። ከማየትም በተጨማሪ ደግሞ የተማርኳቸው አጫጭር ኮርስ የወሰድኳቸው አሉ እና እነሱም ኮርሶች ድጋሚ እያየሁኝ ለኬኮቼ ዋጋ እወጣለሁኝ። እንዲሁም ከዚህ በተጨማሪ ደግሞ የአካውንቲንግ ትምህርት እየተማርኩ ነው ምክንያቱም እሱ ለምን ያግዘኛል አሁን ወደፊት የራሴ ቢዝነስ በሚኖረኝ ሰዓት ቢዝነሴን በትክክል መምራት እንድችል ስለሚረዳኝ እንትን እላለሁ እሱንም ቢሆን እማርበታለሁ። ስለዚህ በጣም ብዙ ነገሮች ነው የማቅደው በየቀኑ እና ከስራ መልስ በጣም ብዙ የምሰራቸው ነገሮች አሉ። ነገር ግን አሁን እነዚህን በምልበት ሰዓት እንትን እላለሁ ማለት አይደለም እያንዳንዱን ነገር በየቀኑ እሰራለሁ ማለት ሳይሆን በሳምንት ውስጥ አቅዳለሁ። አሁን ለምሳሌ ከስራ ስመለስ ሰኞ ይሄኛውን ብሰራ ማክሰኞ ይሄኛውን ብሰራ ሮብ ይሄኛውን ብሰራ እያልኩኝ የእያንዳንዱን ነገር የማቅድበት ጊዜ አለ ስለዚህ ሁሉንም ስለማቅዳቸው በእቅድ መሰረት ነው የሚሄደው እንጂ ሁሉንም በአንድ ጊዜ አላደርጋቸውም። በአንድ ጊዜ አልከውናቸውም እና ይህንን ሁሉ ስራ እሰራለሁ። ከዛ ውጪ ግን ከተመለስኩ በኋላ ከስራ ከተመለስኩ በኋላ የተወሰነች ሰዓት ደግሞ ከቤተሰቦቼ ጋር የምንነጋገርበት ሰዓት ይኖራል። ለምሳሌ አሁን ከቤተሰቦቼ ጋር መጫወት ስለ ቀን ውሎዬ ስለእነሱ የቀን ውሎ እንዲሁም ደግሞ ያለውን የተለያየ የ አሁን እነሱም በቀናቸው ላይ ያጋጠማቸው ነገር ካለ የተፈጠረ ነገር ካለ ስላለው ነገር ስላለው ሁኔታ ከቤተሰቦቼ ጋር ቁጭ ብዬ አወራለሁ። ሌላ ደግሞ በተለይ የሶሻል ሚዲያ ላይ ለምሳሌ በቴሌግራም ሊሆን ይችላል በእንደዚህ አይነት ጊዜ ላይ በእንደዚህ አይነት የማህበራዊ ደህረ ገጾች ላይ ቁጭ ብዬ ከጓደኞቼ ጋር አወራለሁ እና ደግሞ ብዙ ነገሮችን ዲስከስ እናደርጋለን ወይም ደግሞ እንነጋገራለን። ስለዚህ ከስራ በኋላ አልቀመጥም የምቀመጥ አይነት ሰው አይደለሁም ወይም ደግሞ ከስራ ከመጣሁኝ በኋላ ደከመኝ ብዬ የምተኛ አይነት ሰው አይደለሁም። ምክንያቱም ለነገዬ አስባለሁ ያው እስከምንሞት ድረስ ሁላችንም የተወሰነ ነገር ማቀድ ይኖርብናል ምክንያቱም ካላቀድን ነገአችን አያምርም ነገአችን ካላማረ ደግሞ ያው በምንም ነገር ላይ ጠንካራ የመሆን ዝንባሌያችን ትንሽ ነው የሚሆነው ስለዚህ ለመጠንከር እሞክራለሁ። በጣም ብዙ ስራዎችን ለመስራት ከዚህም በላይ ለመስራት እፈልጋለሁ ያው አቅሙ እስካለኝ ድረስ ማለት ነው። እና ብዙ ስራዎችን እሰራለሁ ከስራ

እኔ በእምነቴ አሁን ሙስሊም ነኝ። እና የምወዳቸው በዓሎች ሁለት ናቸው። ያው ኢድና አረፋ ነው የሚሆነው ነገር ግን እኔ በብዛት የምወደው ኢድን ነው። ምክንያቱም አራፋ ላይ በብዛት አንድ በሬ ይታረዳል ከዛም በኋላ ያለው ነገር ብዙም አይደለም ማለት ያው አንድ በሬ ከታረደ በኋላ ስራው በጣም ብዙ ነው። ለምሳሌ አሁን እንትን ልንል እንችላለን በሬው ከታረጀ በኋላ እኛ ሄደን መከታተፍ ሊኖርብን ይችላል። በጣም ብዙ ስራ ነው። ያለው ብቻ እና እሱ እሱ ነገር አይመቸኝም። ነገር ግን ኢት ላይ በሬም ስለማይታረድ እንዲሁም ደግሞ ኢድ ሰላሳ ሰግተን ስንመጣም ያው እያንዳንዱ ሰው ግዴታው ስለሆነ የኢድን ሰላሳ ሰግደን ስለምንመጣ እሱ እሱ ፓርት ደስ ይለኛል። በጣም ይሄ ሁኔታ ደስ ይለኛል። ለዛ እኔ የምመርጠው ኢድን ነው። ኢድ በጣም ደስ ይለኛል ከሌሎች በዓሎች እና ደግሞ ኢትም የሚለየው ደግሞ ምንድነው? አሁን ረመዳንን ሰላሳ ቀን ጾምና ከዛም በኋላ ከጾም በኋላ ስለሆነ ልክ እንደ ፍቺ ማለት ነው ስለሆነ እሱ ነገሩ ደስ ይላል ያለው ድባብ በጣም ደስ ይለኛል። የኢድ የአረፋም ደስ ይላል እኮ ነገር ግን አሁን በይበልጥ አሁን ይሄንን ስራ ይሄንን በዓል በደንብ ሞቅ የሚያደርገው ምንድነው? ሀብ ብንሄድ ለምሳሌ አሁን አረፋ በዋናነት የሀጅ ተግባራቶችን ፈጽመን ጨርሰን ከዛም በኋላ እንደ ማጠናቀቂያ እንደ ማጠናቀቂያ ነገር ስለሆነ ይሆናል። ሀጭ ለሄደ ሰው በይበልጥ ለነሱ ሊጠቅም ይችላል ወይም ደግሞ በይበልጥ ለእነሱ ደስታን ሊፈጥር ይችላል። እኔም ደስታ ይፈጥርልኛል አረፋ ግን በይልጥ ከኢድ ጋር ብናወዳድረው ኢድ ላይ የራመጣንን ጾመን ሁል መፍቻ ስለሆነ ኢደን በይበልጥ እወደዋለሁ። ነገር ግን የሌሎችን እምነት በምናይበት ሰዓት ግን የተለያየ አይነት በዓል አላቸው። ለምሳሌ የገና በዓል አለ የፋሲካ በዓል አለ። የጥምቀት በዓል አለ ብቻ በጣም ብዙ ናቸው ለመ ቆጥረን ስንቆጥራቸው በጣም ብዙ ነው። እኔም ይሄን ያህል ነው ብዬ የምለው ነገር የለም ምክንያቱም የእምነቱ ተከታይ ስላልሆንኩኝ ማለት ነው። እና እነሱም በግላቸው የሚያከብሩት ይኖራል እንደኔ እንደኔ ግን ለኔ ኢድና አረፋ ብቻ ናቸው። ያሉት በጣም ትንሽ ናቸው ነገር ግን ሁለቱም ይመቹኛል ሁለቱንም አከብራቸዋለሁ ማለት ነው። ሌላ ግን አሁን አንዳንድ ሙስሊሞች ለምሳሌ አሁን የነብዩ ልደት እያሉ የሚያከብሩ አሉ ነገር ግን ይሄኛው ተገቢ ነው ብዬ አላስብም። ምክንያቱም እንደ እምነት የተሰጠን እምነት ሁለት ነው እሱም ኢድና አረፋ ብቻ ነው። ነገር ግን እነሱ እንደ አንድ ተጨማሪ ነገር በልምድ ነበረ መጀመሪያ እየመጣ የመጣው ከዛ በኋላ አሁን እንደ አንድ ቋሚ እንደ አንድ ቋሚ በዓል አድርገው እየወሰዱት ይገኛሉ። እና ይሄ ደግሞ ተገቢ ነው ብዬ ስለማላስብ ይሄ ጥሩ አይደለም። እንደዚህ አይነት ነገሮች ላይ መቆጣጠር መቻል አለብን ብዬ ነው የማምነው። ከዚህ በተጨማሪ ያው መጤ የሆኑ በዓሎች ይኖራሉ በየጊዜው የሚመጡ ነገር ግን እንደየ ሰው አመለካከት የተለያየ አይነት አቋም እስካለን ድረስ የፈለግነውን አይነት እምነት የመከተል መብት አለን። ያው እንደ አጠቃላይ ስናየው ማንም ከማንም የተሻለ አይደለም ነገር ግን ቀጥተኛውን መንገድ ይምራን ብለን በየእምነታችን ዱአ ማድረግ ነው ያለብን። እና እንደኔ እንደኔ የሚመቸኝ በዓል ግን እንደኔ አቋም የእስልምናም ተከታይም ስለሆንኩኝ እንደኔ የሚመቸኝ እምነት ወይም የሚመቸኝ በዓል እንትን ነው። ኢድ ነው ኢድ ደስ ይለኛል። ራመዳን ደስ ይለኛል ለዛ እሱ የሱ ፈቼ ስለሆነ እንደ አንድ እንደ ለየት ያለ በዓል አድርጌ ነው የምወደው ነገር ግን አረፋንም ቢሆን በጣም ነው የምወደው። ያው ለማነጻጸር ከዛ በኋላ ያህል ነው እንጂ ኢደን ያልኩት አረፋም በተመሳሳይ መልኩ ደስ የሚለኝ በዓል ነው። ስለዚህ ሁለቱ ሁለት ብቻ ነው ያለን በዓል ስለዚህ ያን ያህል እንትን የምለው ነገር የለም። ያን ያህልም